ጥፍርህን ትቆርጣለህ ገራሚ ጥያቄ ነው? በነገራችን ላይ ጥፍሩን የማይቆርጥ ሰው አለ የሆነ ጥፍር የሌለው ካልሆነ በቀር የማይቆርጥ የለም። ብዬ አስባለሁ ጥያቄው እንዲሁ እንደ ኮመንት ጥፍርህን በምን ትቆርጣለህ ምን ያክል ጊዜ በሳምንት በወር እንደዚህ እንደዚህ ቢሆን የተሻለ ሊያስወሩ ይችላሉ? እንዴት ትቆርጣለህ እኔ ራሴ ጠይቄ ራሴ የመለስኳቸው ልዩ እድገት አለ ጥፍርህን በምን ትቆርጣለህ? አብዛኛውን ጊዜ ሰው ጥርሱን በጥርሱ ጥፍሩን ይቆርጣል። እንደውም በህፃንነት ደረጃ በቃ በህፃንነት ጊዜ በጥርስ ነው ሰው ጥፍሩን የሚቆርጠው ያው የእግር ሲቀር ማለት ነው። የእግር ያው ብዙን ጊዜ በጫማ የተሸፈነ ስለሆነ የማደግ እድሉ ሬር ነው ቢያድግም እዛው እንትን ሲል ቶሎ ቶሎ ስለሚሰበር እንደዛ ነው። ሌላ በእንደዚህ ጥፍር መቁረጫዎች ምላጮች የመጠቀም እንትን አለው። ጥፍር መቁረጫ ጥፍሬን በምላጭ ልቁረጥ ብዬ ግን ሞክሬ አላውቅም። በቃ የት እንደማገኘው ምላጩን እጄ ውስጥ ስጋዬን ቆርጦ እያደማኝ ምናምን ነው። እና ጥፍህን ትቆርጣለህ? አዎ እቆርጣለሁ። ባልኩት ልክ